አመሰግናለሁ ስለሰጠችሁኝ ጥያቄ ጥያቄን ለመመለስ እሞክራለሁ በመጀመሪያ ጥያቄ እነባለሁ እዛ ጥያቄን ለመመለስ እሞክራለሁ። ስንት ትራስ ይጠቀማል አብዛኛው ጊዜ እኔ የምትጠቀመው አንድ ነው። ከዛ ከአንድም አይበልጥም ብዙ ጊዜ አንተም ያው ስለ ትንሽ ይደብራሉ አሁን ከሁለት ሶስት ሲያደርግ በጣም ይከብድሃል። ያው እኔ እንደ እኔ ቅርብ ጊዜ ነው የለመድኩት እሱንም ስለዚህ አንድ አንድ ብቻ ነው የምትጠቀመው ያው ግዴታ ምንም ማለት ነው። ለምሳሌ አንዳንድ ሰዎች ብዙ ትራስ አስገብቶ ነው የምትተኛው። ግን ጥሩ አይደለም አሁን የስር አንገት ምናምን አይመከርም እንደዛ ነገር ጥሩ አይደለም ብዬ አስባለሁ። ለብዙ ሰዎች ምክረውና ቢያውቁ ብዬ እንትን ቢሆኑ ያው ከአንድ ባይ እንትን ባያደርጉ አርፍ ነው ብዬ አስባለሁ ያ ጥሩ አይደለም። ያው አንዳንዴ ምናልባት እንትን ለአንገት በጣም ይጎዳል ስለዚህ ሳናስብ ነው የሚጎዳው። ስለዚህ እንትን ብናደርግ አሪፍ ነው ብዬ አስባለሁ። አመሰግናለሁ ቴንኪው።

በጣም አሪፍ ነው ያው አመሰግናለሁ ስለተሰጠኝም ጥያቄ ጥያቄውን በመጀመሪያ አነባለሁ ከዛ በኋላ ለመመለስ እሞክራለሁ። ያ መጀመሪያ ጥያቄው አካባቢው ገበያ እንዴት ነው ይላል? ጥያቄው ያው እኛ አካባቢ ገበያው ኖርማል በቃ ኖርማል ነው ማለት ነው። እኔ እንትን ነው። የባ በሳምንት ሶስት ጊዜ እንትን ይሆናል። ይገባያሉ። ያው ከዛ አይበልጥም ስለዚህ ሶስት ጊዜ ነው የሚገባያዩት። ከዛ ተያይዋን ምናምን አለ። ግን ኖርማሊ ቢዙ ሰው የሚጠቀመው እንደዛ ነው ስለዚህ እንደዛ ነው የምናደርገው። ያው እንደዛ ያንን ይሄንን ይመስላል። ያ አካባቢ ገበያ እንዴት ነው የሚል ጥያቄ? ያው እንደዛ ነው የምናደርገው። ግን የገበያ አላማ አለብኝ ለብዙ ሰው አስፈላጊ ነው ብዬ አስባለሁ። አሁን ለምሳሌ የሌለውን የፈለገውን ያመጣል። ያለው ያለው ያለው ደግሞ ያኛውን ሸጦ ሌላኛውን ይገዛል። ስለዚህ በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ በጣም አስፈላጊ ነው። ያው እንደዛ አይነት በጣም

በጣም አሪፍ ነው ቴንኪው አመሰግናለው ጥያቄን በመጀመሪያ አነባለሁ ከዛ ቦኋላ ጥያቄን ለመመለስ እሞክራለው የሚተወደው መጽሐፍ ምንድነው ይላል ጥያቄው በጣም እኔ የምወደው ብዙ መጽሐፎች አሉ ለምሳሌ ብዙ መጽሐፎችን አነባለሁ ግን ከነዛም ውስጥ እኔ በጣም በጣም አብዝቼ የምወደው በቃ እኔ ኖርባል ለኔ ለህይወቴ የሚጠቅም አለ የሚወደው መጽሐፍ መጽሐፍ ቅዱስ ነው ከመጽሐፍ ቅዱስ ቀጣይ ሌላ ሁሉ መጽሐፍ ከኖርማሌ ለሲጋም ለሲጋዊ እንትን ነው እንጂ ይኸው ላህወት ስለማልጠቀም በጣም የሚወደው መጽሐፍ መጽሐፍ ቅዱስን ነው። መጽሐፍ ቅዱስን በጣም እወዳለሁ መጽሐፍ ቅዱስን ያው ብዙ ጊዜ ለመንበብ እሞክራለሁ ያው ግዴታም ለምሳሌ ብዙ ነገሮችን የስማዊ ነገሮችን ለመስራት መፈለግ ሰውን እንደዚህ አይነት ነገር የሚገባው ስለዚህ በጣም የመደው መጽሐፍ ቅዱስን ነው። ያው እንደውም ነው መጽሐፍ ቅዱስን ነው የምወደው በጣም የምትወደው መጽሐፍ ምንድነው ይልም ምንድነው የሚል ጥያቄ እንደዛ ብዬ ለመመለስ ትችያለሽ ቺዬያለው በጣም አመሰግናለው ቴን ኪው።

ለጥያቄው አመሰግናለው ያው ጥያቄውን በመጀመሪያ አነባለሁ ከዛ በኋላ ጥያቄውን ለመመለስ እሞክራለሁ በመጀመሪያ ጥያቄ በእግር ምን ያህል ርቀት መሄድት ችላለህ? ይላል ጥያቄው ያው በእግር ምሄደው እኔ ያው በእግር በእግር መሄድ በጣም አስፈላጊ ነው ብዬ አስባለሁ በመጀመሪያ ማለት ጥያቄዬን ለመመለስ ከመመለሴ በፊት አስፈላጊ ነው ብዬ አስባለሁ። ምክንያቱም አንድ ሰው ጤናማ ህይወት ለመኖር ከፈለገ እንቅስቃሴ ያስፈልጋል። አሁን ብዙ ሰው ብዙ ብዙ ለብዙ በሽታ ተጠቂ ሚሆነው ምክንያቱም አንደኛ እንትኑ አሁን ለምሳሌ ታክሲ ባጃጅ ምናምን ስለበዛ በእግር አይራመድም። ስለዚህ ይሄን እንደዚህ አይነት ነገር ደግሞ ጥሩ አይደለም የሆነ ለጤንነትም እንቅስቃሴ ያስፈልጋል። ስለዚህ ያው አብዛኛው ሰው ኩላሊት በሽተኛ የጉበት የጀርባ ምናምን የሚለው ብዙ ጊዜ ሚጎዳው በዛ ምክንያት ነው። አሁን ለምሳሌ እንደዚህ አይነት ነገሮች ጥሩ አይደለም ብዬ አስባለሁ። ለብዙ ሰው ማለት ነው። ስለዚህ ቢቻል ቢቻል በ እግር ብዙ ቦታ ብንራመድ እና ብዙ እንትን ብንሆን አሪፍ ነው። እኔ አሁን ወክ ማረገው አብዛኛው ጊዜ በ እግር ነው ምክንያቱም ደግሞ በ እግርር መራመድ በቃ ኖርማል አድርጌ ነው ማስበው። አሁን አንደኛ ሰው አንዳንድ ሰዎች በቃ የቤት መኪና መኪና ይገዛል በቃ ዝም ብሎ ቤት ላይ በቃ መኪና በቃ መኪና ወርዶ ቤት ይገባል በቃ በዛ ምክንያት በበሽታ ተጠቂ ይሆናል ስለዚህ ጥሩ አይደለም ብዬ አስባለሁ። ስለዚህ በ እግር ምን ያህል ርቀት መሄድ ትችላለህ? የሚለው ቢያንስ ቢያንስ እኔ ሁለት ኪሎ ሁለት ኪሎ ሜትር እንደዛ ያህል በቃ በ እግር መራመድ እችላለሁ። ድሮ ድሮ በቃ ብዙ ብዙ ርቀት አለበት ካለበት ቦታ ነው። ትምህርት ቤት ምሄደው ስለዚህ በጣም ስለተረማመድኩ ያው ገጠር አከባቢ ነው ያደግኩት። ስለዚህ ስለተለማመድኩ ችግር የለም በጣም እንትን አሪፍ ነው ብዬ አስባለሁ። ቴንኪው አመሰግናለሁ በጣም አሪፍ ነው። ያው ቀጣይ እጠብቃለሁ። ቴንኪው

በጣም አሪፍ ጥያቄ ነው። አመሰግናለሁ ጥያቄ ያው የተሰጠ የተሰጠኝ ጥያቄ በመጀመሪያ አነባለሁ ከዛ በኋላ ጥያቄ ለመመለስ እሞክራለሁ። ያው መጀመሪያ ጥያቄ ምንድነው የሚለው የተወለድ የተወለድ የተወለድ የተወለደ ከተማ የት ነው ይላል ጥያቄ? ያው እኔ የት ነሽ በጠረማ አካባቢውና ያለው ከተማ ላይ ነው የተወለድኩት። ያው ምንድነው ነበር የሀርያ ላይ ሻርያ ላይ የሚባለው ያው ቦኖሻን አይነት የተወለድኩት። ስለዚህ እንደዛ ከተማ ነው ትንሽ ከተማ በጣም አሪፍ ነው። አሁን እያደገች ነው ክፍለ ከተማ ሆናለች በጣም ጽዴ ከተማ ነው። ያው በጣም ድሮ ድሮ ትንሽ ትንሽ ከተማ ነበረች። አሁን በጣም አሪፍ አሪፍ እድገት ላይ ያለይ ከተማ ናት። እና ደግሞ በጣም ጽዴ ነው ብዙ ሰው አያውቅም ብዬ አስባለሁ። ስለዚህ እንደዚህ አይነት ከተሞች የወረዳ የወረዳ ከተማ ስለሆነ። ምንም እንትን አይደለም ቴንኪው።

በጣም አሪፍ ጥያቄ ነው ቴንኪው አመሰግናለው ስለ ስጣችሁኝ ጥያቄ ጥያቄን በመጀመሪያ እነባለሁ ከዛ ለመመለስ እሞክራለሁ። መዘመር ትወዳለህ ይላል ጥያቄው? በጣም ነው የምወደው እኔ በጣም በጣም በጣም የምወደው ነገር ምንድነው ብባል መዘማር ነው። በጣም ከልክ በላይ ነው በጣም መዝሙርን የምወደው ያው መዝሙር ማለት አንዱ ከፈጣሪ ጋር የምንገናኝበት ወይም ከፈጣሪ ጋር እንትን የምንሆንበት ያው አንዱም እንትን ስለሆነ በጣም እወዳለሁ። መዘመር። ያው አንዳንድ ሰዎችም እና ብዛኛም ብዙ ሰዎች ዘፈን ስለሚወዱ መዝሙር አይወዱም ስለዚህ እኔ በጣም መዘመር በጣም ነው የምወደው። ያው መዝሙር አብዛኛው ጊዜ መዝሙር የፕሮቴስታንት ሃይማኖትን ፕሮቴስታንት ስለሆነ ስለዚህ የፕሮቴስታንት ፕሬዝዳንት ፔንጤ ነኝ። ያው የፔንጤ መዝሙር በጣም ነው የሚወደው። ያው ብዙ ጊዜ እዘመራለሁ ያው በጣም እመካለሁ ደግሞ ያው መዝሙር መዘመርም ደግሞ ጥሩ ነው ብየ አስባለሁ። ወደ ፈጣሪ እንድንሄድ ወደ ፈጣሪ በቃ እንዲያው ፈጣሪን እንድናውቅ ያው ወደ መንፈሳዊ ህይወት እድንገባ ያደርጋል። ያው ብዙ ሰዎች በመዝሙር ነው የሚነኩ አብዛኛውን ጊዜ ስለዚህ መዝሙር በጣም አስፈላጊ ነው ብዬ አስባለሁ። ለብዙ ሰዎች ማለት ነው። ስለዚህ ያው ብዙ ሰው ዘፈንንም እየዘፈነ ያላፈረው። እኔ እንዲት መዝሙር እየዘመርኩ እፍራለሁ በጣም ነው የምወደው። ያ በጣም ስለመዝሙር ስወራ በጣም ደስ ይላል። ያ ጥያቄም በጣም አይቼ በጣም ነው እንትን የሆንኩት። ያው እንደዚህ አይነት ጥያቄ በጣም አሪፍ ነው ብዬ አስባለሁ። ስለዚህ ጥያቄ በጣም ጸዴ ነው። ያው ጥያቄ እንደዚህ አይነት ጥያቄ መጠየቅ አስፈላጊ ነው። ብዬ አስባለሁ ለብዙ ሰዎች ማለት ነው። ስለዚህ ያው መዘመር መዘመር መዝሙርን መውረድ በጣም አስፈላጊ ነው። ብዬ አስባለሁ። ስለዚህ ግድ ብዙ ሰዎች ይሄንን አያውቅም ስለዚህ እኔ በጣም መዝሙር የምወደው እዘምራለሁ። በጣም በጣም በጣም በጣም ፀዴ ነው። አሪፍ ነው።

በጣም አረፍ ነው። ወደ ጥያቄው በመጀመሪያ በመጀመሪያ ጥያቄዬን አነባለሁ? ጥያቄው ሹርባን ትወዳለህ ይላል፣ ጥያቄው ሹርባን አዎ እወዳለሁ በጣም ያው ሹርባ ይጠግናል ሹርባ ብዙ ጊዜ ሽርባ እና እናቅምእንቺ ሹርባ ብንጠቀም ሹርባ ብንጠጣ በጣም አሪፍ ነው። ብዬ አስባለሁ ለብዙ ሰዎች ማለት ነው። ስለዚህ በጣም አሪፍ ነው። ለ ለእንትኑ ለስትረንግዙ ሰውን ይጠነክራል የሰውን እንትን አደርጋለሁ፣ ያው ሰዎች ብዙ ጊዜ በለበሽታን ወባ ምናምን የሚያስቸግር ሰዎች ሾርባ ቢጠጡ እመክራለሁ ብዙ ጊዜ ከዛ ወባ ቶሎ ነው የሚያድኑ ስለዚህ ሽርባ በጣም አሪፍ ነው። አብዛኛው ጊዜ የፍየል ሽርባ ቢንጠጣ በጣም አሪፍ ነው። ያው ቅመም ምናምን ጨምረን ብንጠጣ ከሌላ እንትኖቹ ከእንትኖቹ ራሱ ይሻላል ብዬ አስባለሁ። በጣም አሪፍ ነው ቴንክ ምስክር አለው።

በጣም አሪፍ ጥያቄ ነው። ጥያቄውን በመጀመሪያ አነባለሁ ከዛ ለመመለስ እሞክራለሁ ጥያቄው ውሃ ማምጣት ማምጣት ታውቃለህ? ይላል ጥያቄው አወ አውቃለሁ። ያው ገጠራም አካባቢም። ስላደኩ የግድ እንደዛ ያለ ነገር ያው ወንዶች የሚሰራው ስራ እንደው ስራ። ያው ውሃ ማምጣት እንጨት መጥፈል። እንትን ማረግ። ሌላ ደግሞ ቀለል ቀለል ያለ ስራዎች አሉ። ግን ከነዛ አንዱ ውሃ ማምጣት ነው። ውሃ እመጣለሁ ያው አሁን ራሱ አመጣለሁ። ትንሽ ከው ግቢ ምናምን ላይ ውሃ ካሌለ ሌላ ካለበት ቦታ ፈልጌ ነው የማመጣው። ያ ምንም ከባድ ነገርም አይደለም። ማምጣት ያው ወንድ ሴት አይባልም ስለዚህ ቀለል አለ ነገር ነው ብዬ አስባለሁ። ለሱ ሰዎች እንትኑም ያው እኔም እንደዛ አይነት ነገር ራስህን እንትን አድርጌ ነው የሚያመጣው አመጣለሁ። ያው ጥያቄ በስሱም ቤት መልሻለሁ

በጣም አሪፍ ጥያቄ ነው ጥያቄን በመጀመሪያ አነባለሁ ከዛ ጥያቄን ነው መመለስ እሞክራለሁ በመጀመሪያ ጥያቄ ምንድነው የሚለው የምለው እሳት ለማነድ። ምን ትጠቀማለህ አለህ እሳት ለማነድ? ጥያቄው ያው እኛ እኔ የምንጠቀመው አብዛኛ ጊዜ። ያው ወረቀት ምናምን ነው ከዛ ካለፈ ጋዝ አለ እሱን እንትን አድርገን ከዛ ድሮ ድሮ ጋዙን የምንጠቀመው ጋዝ። ያው ቶሎ ይይዛል ከዛ በኋላ እንጨት ላይ ጋዝ እንደፋለን ከዛ በኋላ ያው በዛ እንጨት ላይ ክብሪት እንለኩሳለን። ያው ከለኮ ከለኮሰን ከዛ በኋላ ኖርማሊ ይይዛል ማለት ነው። የግድ ጋዝ ምናምን ከተደፋ በቃ። እንጨቱን ሙሉ ብሎ ይዟል ማለት ነው። ስለዚህ አሁን አሁን ያው እሱን ቀርቷል ጋዝም እንትን እየሆነ ስለሆነ ያው እሱን ትተናል። አሁን ምንድነው የምናደርገው? ወይም ሳር ምናምን እናስገባለን ሌላኛው ደግሞ ከሰል በከሰል ላይ። ያው በመጀመሪያ እንትን እናደርጋለን እንትኑን እናመጣለን። ያው ወረቀት ምናምን ውስጥ ላይ ትንሽ አስገቢተን ገዛ የሰዓት ምናምን እንትን እናደርጋለን ወይ። ያው ቀለል አለ እንትኖች አሉ ብዙም ሜትዶች አሉ በዚህ ሰዓት። ለእነዚህ አይነት ሰዓት ለማነድ ብዙም እንትን። እንደ ድሮ አይደለም ድሮ ድሮ ነው የሚያስቸግሩ ድሮ ድሮ። ያው የክብርት እጥረትም ስላለ። እንደዛ ነገር ብዙ ነገር ስለሚያስቸግር በጣም አስቸግር ነበር። አሁን አሁን ቀላል ነው። ያው ለብዙ ሰውም በጣም ቀላል ነው ብዬ አስባለሁ የሰዓት ለማነድ። ምን ትጠቀማለህ? ለምን ጥያቄ በዛ እኔ ያው እኔ ብዙ ጊዜ የምጠቀመው እኔ አሁን አሁን። ወረቀቱን ነው ወረቀት ላይ ትንሽ። ክብሪት ለኩሳለው ከዛ። ያው ቀለል አድርጌ በከሰሉ ላይ አድርጌ። ያው እንትኑ ላይ አስቀሚ ከሰሉ ላይ። እንትኑን አርአያ አስገባለሁ ወረቀት በቃ ይይዛል ማለት ነው። ቴክዩን

በጣም አሪፍ ጥያቄ ነው ጥያቄውን ያው በመጀመሪያ ለመመለስ እሞክራለሁ። እኔ ጠዋት ጠዋት ያው በመጀመሪያ ጥያቄን አነባለሁ ከዛ በኋላ ለመመለስ እሞክራለሁ ጠዋት። ምን ትበላለህ ይላል? ጥያቄውን ጥያቄውን። ያው እመልሳለሁ የከበተው አጥተው እኔ የምበላው አብዛኛው ጊዜ እንቁላል ፍርፍር ነው። እንቁላል ፍርፍር በጣም ነው የሚወደው። ምግብ ብዬ የሚያስበው ምግብም በጣም ጠዋት ጠዋት ደግሞ በጣም በወደው ምግብ እንቁላል ፍርፍር ነው። እንቁላል ካሌለ እንደውም ኖርማል ፍርፍራ አዞ በዳቦብበላ ነው ደስ የምለው ሻይ ምናምን እጨምራለሁ። ያው እንቁላል ፍርፍር ነው አብዛኛ ጊዜ የሚባለው ያው ስለዚህ። ግራ ፍርፍር በዳቦና በእንጀራም ያው እንደ አንተ ሆኖ እንጅ እንትን አያደርግም። ስለዚህ እንቁላል ፍርፍር ነው በጣም የምበለው ስለዚህ እንትን። ጠዋት ጠዋት እሱን ነው የምበለው የእንቁላል ፍርፍር ነው። ኧ ምናልባት ሌላ ተጨማሪ ምናልባት አስፈላጊ ካልሆነ የሆነ ታይም ምንም አረን

በጣም አሪፍ ጥያቄ ነው። ጥያቄን በመጀመሪያው አነባለሁ ከዛ ለመመለስ እሞክራለሁ። በመጀመሪያ ጥያቄ ምንድነው ምለው? ዶሮ አለ? ይላል ጥያቄው። አዎ አለኝ። ያው ዶሮም ደግሞ በጣም ብዙ ጊዜ እንትን እኛ ከተማ ላይ የሚንኖር ሰዎች የሚንጎዳው ያው ዶሮ እንቁላል ከሌላ ከሱቅ መግዛቱ ነው። በጣም የምደብረው ነገር እሱ ነው። ያው ለብዙ ሰው አስፈላጊ ነው ብዬ የማስበው ዶሮን ያው ካርቶን ምናምን ገዝቶ እዛ ካርቶ እንስጥ አስገቢቶ ያው እንትን የዶሮ የሚባለውን ቀላብ ቢገዛ በጣም አሪፍ ነው ብዬ አስባለሁ። ምናልባት የሚካበድ ነገር አይደለም። እና አሁን ለምሳሌ ስንዴ ምናምን ትንሽ ስንዴ ቢገዛ ዶሮ የዶሮ እንቁላል አሁን ሃያ አምስት ብር ሆኗል አንድ እንቁላል አንድ እንቁላል ጠዋት፣ ጠዋት ሃያ አምስት ብር በሃያ አምስት ብር እንቁላል ገዝቶ ከሚበላ ያው በቀላሉ ዶሮውን ገዝቶ ሁለት ሶስት ዶሮ ቢገዛ እኮ ከእሱ አልፎ ለሌላ ሰው ይበቃል። ስለዚህ እንደዛ ነው ብዬ አስባለው እኔ ዶሮ አለኝ። ያው ብዙ ጊዜ ዶሮ፣ ብዙ ዶሮዎች አሉ። ለምሳሌ ወደ ስምንት አካባቢ የሚደርሱ ዶሮዎች አሉ። እነሱም የራሳቸው የሆነ ክላስ አለ። ከክላስ ሲኖር ይኖራሉ ከዛ ፀሀይ መያዝ ፀሀይ ምናምን ሲያስፈልግ እናወጣለን። ጠዋት ጠዋት ያው፣ ጠዋት እስከ ሰባት ሰዓት አካባቢ ውጭ ላይ ይበላሉ። ከዛ አሁን እናስገባለን በቃ መጠበቅ ነው እንጂ እንቁላሉን በቀላሉ ነው የምናገኘው። ያው አስፈላጊ ነው ብዬ አስባለሁ ለብዙ ሰዎች እንደዛ አይነት፣ መንግስት ሰራተኞች አብዛኛዬ እንደዛ አይነት ሜተድ ቢጠቀሙ አሪፍ ነው ብዬ አስባለሁ። ልጆች ምናምን ካሉ ደግሞ ወላ ልጆቹ ራሱ እንቁላል በጣም አስፈላጊ ነው ጠዋት ጠዋት እንቁላል ብበሉ ያው አይምሮአችሁ ራሱ ይከፍታል። ስለዚህም ዶሮ አስፈላጊ ነው ብዬ አስባለሁ ለብዙ ሰዎች። በጣም አሪፍ እንትን ነው ብዬ አስባለሁ። በጣም አመሰግናለሁ። ቴንኪው፣ አመሰግናለሁ

በጣም አሪፍ አሪፍ ጥያቄ ነው ጥያቄውን በጣም በመጀመሪያ አነባለሁ ከዛ በኋላ ጥያቄውን ለመመለስ እሞክራለሁ ማለት ነው። የመጀመሪያ ጥያቄ የምትወደው የስፖርት ምንድነው? ይላል ጥያቄው እኔ በጣም የምወደውና በጣም አሪፍ ስፖርት ነው። ብዬ የሚያስበው እኔ በጣም ከልጅነቴ ጀምሮ የእግር ኳስ በጣም መጫወትም እወዳለሁ ደግሞ አሁንም ደጋፊ ነኝ። በጣም ብዙ ጊዜ የምወደው በጣም ጸዴ ስፖርት ነው። ብዬ የማስበው ስፖርትም ያው እግር ኳስ አብዛኛ ጊዜ ፍቅር ነው የሚያሳየው የብዙ የብዙ ሰው አይገባም እንጂ አምሳሌ እግር ኳስ ማለት በጣም በፍቅር ያተሞላ። አምሳሌ አንድ አስራ ሁለት ተጫዋች አንድ ላይ ሆኖ ሀሳባቸውን ሼር አርጎ ለአንድ ቡድን መጫወት ከዛ በቃ ያለ አንድ እንትኑ እንደው እንደሆነ ለማሳየት። ያው አንድነት የምናውቀው ብዙ ጊዜ ብዙ ነገሮችን የምንረዳው የስፖርት አንደኛ ብዬ የሚያስበው እግር ኳስ ነው የእግር ኳስ በጣም አስፈላጊ ነው። ደግሞ የኢትዮጵያ ላይ ትንሽ ዝቅ አለ ነው እንጂ ያው ሌላ ቦታ ላይ ብንሄድና ብናይ አውሮፓ ብንሄድ በጣም ሰው ከብዙ ከእንትኖቹ ራሱን ከባድ ቦታ የምሰጠው ለእግር ኳስ ተጫዋቾች ናቸው። ስለዚህ ከኳስ ተጫዋቾች አሁን ለምሳሌ ብዙ ብር የሚበሉትም እነሱ ናቸው። ያው የተመቻቻ ኖሮ የምኖሩትም እነሱ ናቸው። ስለዚህ እግር ኳስ በጣም አሪፍ ነው ብዬ አስባለሁ። ያው እኛ እኛ ጋ ነው እንጂ ትንሽ ሙስና ምናምን በዝቶ ትንሽ የወደቅነው ያው እሱም ምናልባት በእውነታም ላይ ሊስተካከል ይችላል ብዬ አስባለሁ ያው ግዴታም ነው። ያው የተሻለው ሰው የተሻለው ቀን ሲመጣ ያንን የሚያተካክል ሰው ሊመጣ ይችላል። ስለዚህ እኔም በዛ የሆነ ታይም ላይ ያው እግር ኳስ አሁን ጠዋት ጠዋት እጫወታለሁ። ጠዋት ጠዋት እንደዛ ያን ስፖርት ከሌላ ስፖርትን በጣም የሚወደው ስፖርት የእግር ኳስ ነው። ቴንኪው አመስግናለሁ

አሪፍ ጥያቄ ነው ያ ጥያቄን በመጀመሪያ አነባለሁ ከዛ በኋላ ጥያቄን ነው ለመመለስ እሞክራለሁ በመጀመሪያ ጥያቄ ምንድነው ምለው ኮምፒውተር መጠቀም ትችላለህ ይላል ጥያቄው አወ እጠቀማለሁ ብዙ ጊዜ ቢዚ አለኝ ያው ፓሲን ብዙ ጊዜ ስለምጠቀም ኮምፒውተር መጠቀም በጣም ቀላል ነው ለኔ ያው ለብዙ ሰው ደግሞ እንትኑን ኮምፒውተር ቢዙ በጊዜ ቢጠቀምና በያዕቀው እና ብየ አስብው እመክራለሁ ያስፈላገኝ ነው ብዬ ስለሚያዝም ማለት ነው ከዚህ በኋላ ምናልባት ብዙ ጊዜ የምንሰራችሁ ስራዎች ራሱ የተማረውና ተማሪ ነው አሁን ይሄ የሚማሩ ልጆችም ምናልባት አሁን ከዚህ በኋላ ያለው ጥንትኑ ጀነሬሽኑን ያው ነገሮችን ሙሉ በኮምፒውተር ላይ ስለ ከኮምፒውተር ጋር ስለሚያዝ የእግድ ኮምፒውተር ማወቅ አስፈላጊ ነው ብዬ አስባለሁ። አሁን ለምሳሌ ባንክ ቤት ለይ የሚሰሩ ሰዎች ከዚህ በኋላ ኖርማሊ ገንዘብ ምናምን ቆርጦ ቆጥሮ ምናምን አድርጎ መስጠት እየተዋ ነው ከዚህ በኋላ እየቀረ ነው የምሄደው። የግድ እንደዚህ አይነት ነገሮች ለማስቀረፍ ብዙ ሰዎች እየሰራል ስለሆነ ብዙ መንገድ በብዙ መንገድ እየተሰራ ስለሆነ የግድ እንትን ያው ብዙ ተማሪዎች አሁን የሚማሩ ተማሪዎች ኮምፒቴር በጊዜ ቢያውቁና ቢጠቀሙ አሪፍ ነው ብዬ እመክራለሁ። ያው ለብዙዎች ማለት ነው። ስለዚህ ምናልባት በዛ ቃ ሰዓት ስራ ላይ ገብቶ ምናልባት ኮምፒውተር ምናምን እየለመደ እየለመደ ስለ ኮምፒውተር ችግር እያወራ ስለ ኮምፒውተር አለ ባለማወቁ ያለውን እንትን እያወራ ከሚቸገር ስለ ኮምፒውተር በጊዜ ቢያውቅና ኮምፒውተርን አሁን በኮምፒውተር ላይ ያለው ነገሮችን ያዩት እየተማረም ትንሽ ኮምፒውተር ቢናካካና ኮምፒውተር አሁን ለምሳሌ ካምፓስ ላይ የሚማሩ ልጆች ያው የራሳቸውን ኮምፒውተር ክላስ ስላለኝ የትኛውም ታይም ላይ ገብቶ መጠቀም ይችላል። ስለዚህ እንደዛ አይነት ስንፍና ምናምን አያስፈልግም። ከዚህ በኋላ ያው ዲጂታላይዝ እየሆነ ነው በጣም አሪፍ ነ። ቴንኪው አመሰግናለሁ አለው።

በጣም አሪፍ ነው ጥያቄ ነው? ጥያቄም በመጀመሪያ ነበርኩ ያው መጀመሪያ ጥያቄ ምንድነው ብሎ? አዲስ ቴክኖሎጂ መማርም ትወዳለህ ላልደያውቅም በጣም አሪፍ ነው። ያው በጣም የምወደውና እንትን የሚሆነው ነገር ነው ጥያቄው። አዲስ ቴክኖሎጂ መማር በጣም እወዳለሁ ምክንያቱም ደግሞ ያው ነገሮቹ ትላንትና ያየውን ነገር ዛሬ ላይ ጭራሽ የማይኖረው። ለምሳሌ ትላንትና ከባድ ነው ብለን የምናስባቸው ተሰራ ብለን የምናስባቸው ነገሮች በጣም ቴክኖሎጂ እያደገ ስላለ። ነገ ላይም ይሄንን ነገር በቀላሉ ልናገኝ እንጂ ለምን አላት ነው ኦርጂቶ ወይም እንትን ነው የሚገኘው? ያው ምናልባት ቴክኖሎጂን መማር በጣም አስፈላጊ ነው ብዬ አስባለሁ ለብዙ ሰዎች። ምናልባት አሁን አሁን አሁን በጣም ሰው እያደገ ነው በአመለካከትም በቴክኖሎጂም። ስለዚህ ስለ ቴክኖሎጂ መማር አስፈላጊ ነው ብዬ አስባለሁ። ለብዙ ሰዎች እኔም ደግሞ በጣም ቴክኖሎጂ መማር በጣም የምፈልገው እንደውም ብዙ ቴክኖሎጂ። አዳዲስ ቴክኖሎጂ ላይ ስልክ ላይ ምናምን ላይ ስልጠና ምናምን የምትሰጡት የምትሰጡት ነገሮች ላይም ገብቼ አያሉ ብዙ ጊዜ ስለዚህ አስፈላጊ ነው ብዬ አስባለሁ። ያው ሰው ሀገሩ ትሆን ለምሳሌ የት አለም የት እንደደረሰ የምናውቀው አዳዲስ ቴክኖሎጂ? በምንማርበት ታይም ነው ስለዚህ አስፈላጊ ነው ብዬ አስባለሁ። ለብዙ ሰዎችም ለብዙ ሀገራቶችም እንደዚህ አይነት አዳዲስ አመኑ ቴክኖሎጂን ቢያመጡና ቢማሩ። አሁን ለምሳሌ እኛ በቃ ሌላ ትንሽ ቀስ ብለን ነው በወርደ ቴክኖሎጂ የምገባን። አሁን ለምሳሌ አሜሪካ ብንሂድ በቃ እዩ ዩኖርማሊ ሁሉም ነገር ወደ ቴክኖሎጂ ስለተቀየረ አዳዲስ ቴክኖሎጂ ነው የሚመጣው። ስላንተ እናያዩትም አገያዩ እንደዛ ነው በቃ ኖርማሊ። ብዙ እንትኑ ቴንኪው እመሰግናለሁ

በጣም አሪፍ ጥያቄ ነው ጥያቄን በመጀመሪያ እነባለሁ ከዚያ በኋላ ጥያቄዬን ለመመለስ እሞክራለሁ ያ ጥያቄ ምንድነው? የምለው በአደባባይ መናገር ትችላለህ ይላል ጥያቄው። ያው እችላለሁ ያው በአደባባይ ላይ መናገር ያው አስፈላጊ የሚያስፈልግ ነገር ከሆነ ያው መናገርም እችላለሁአብዛኛው ጊዜ። ስብከት ምናምን ያው ኖርማሊ እንትኑ ስድ ሲደረግ በላይ ቆሜ እናገራለሁ በቃ ምንም የማከብደው ነገር አይደለም ዲፍረቱን ነው የሚያሳየው እንደዛ። ደግሞ በዚህ ሰዓት ፈሪ የሆነ ሰዎች ብዙም እንትን አይደለም። ያው አክቲቭ አክቲቭ ሰዎች እና በቃ በጣም ቶክ ላይ የሚችሉ ሰዎች ናቸው። በጣም እንትኑ ሀገርቱንም እንትን እያረጓት ስላሉ። ስለዚህ እንደዛ አይነት እኔም ደግሞ እንደዛ አይነት ነገር ነው የምሰራው። ያ ብዙ ጊዜ። እችላለሁ አዎ በአደባባይ በአደባባይ ላይ መናገር በጣም እችላለሁ የሚል ለሚል ጥያቄ እችላለሁ በጣም ነው የምችለው። ያው እናገራለሁ ቴንኪው እመሰግናለሁ።

በጣም አሪፍ ጥያቄ ነው። ያው ጥያቄውን በመጀመሪያ ተቀብያለሁ ጥያቄውን በመጀመሪያ አነባለሁ ከዛ በኋላ ጥያቄውን ለመመለስ እሞክራለሁ ብዙ ሰነዶችን ታዘጋጃለህ ይላል? ጥያቄው አዎ አዘጋጃለሁ። ያው የስራም እንትንም ስለሆነ የግድ ያው ብዙ ሰነዶችን አዘጋጃለሁ ሲያዘጋጅ ደግሞ በሰነስርአቱ ነው የሚያዘጋጀው ምናልባት ሰነዱ ደግሞ በጣም አስፈላጊ ነው አብዛኛው ጊዜ ነው የሚያዘጋጀው። ሰነዶች አሁን ለምሳሌ ብዙ ሰነዶች አሉ በዛ ከዛ ሰነዶቹ አንዳንዶቹ ብዙ ጊዜ ያው አስፈላጊ ነው። ሌላ ብዙ እንትን ለስራ ለብዙ ስራዎች አስፈላጊ ነው። ብዬ ስለሚያስብ ያው ሰነዶችን በትክ በብዙ ብዙ ሰነዶችን አዘጋጃለሁ። ያው አስፈላጊዬ ነው ደግሞ ሰነዶች ማዘጋጀትን መልመድም ጥሩ ነው ብዬ አስባለሁ። ለብዙ ሰዎች ያ በጣም አሪፍ ጥያቄ ነው። ቴንኪው እመሰግናለሁ ኦኬ ቀጣይ

በጣም አሪፍ ጥያቄ ነው ጥያቄው በመጀመሪያ አነባለው ከዛ ለመመለስ እሞክራለሁ ጥያቄውን በመጀመሪያ ጥያቄው የሚለው የምትወደው ሽቶ ምንድነው ይላል ጥያቄው። እኔ በጣም የምወደው ሽቶ ዶድራንት ነው ያው ዶድራንት በጣም ጸዴ ሽቶ ነው። ያው ብዙ ሽቶዎች አሉ በዚህ ሰዓት በጣም። ያው ከቁጥር ብዙ ማንቆጥራቸውን ሽቶዎች አሉ ግን አንዳንዶቹ በጣም ሳይድ ኢፌክታቸው የበዛ የበዙ ናቸው። ለምሳሌ እንትኑ ለምሳሌ እንትን ምንድን የሚባለው ይሄ ሳይነስ ምናምን ያሉ ሰዎች። አስም ምናምን የሚያስቸግሩ ሰዎች። አብዛኛው ሰዎች የማይጠቀሙ ሽቶዎች አሉ እንደዚህ አይነት ሽቶዎች ደግሞ አብዛኛው ጊዜ ያው የሚመጣው ሳይድ ኢፌክቱ በጣም ከባድ ነው። የብዙ ሰዎች ሰዎችን ሳይድን እንትኑን ያነሳል አሁን ለምሳሌ ሳይነስ ያለው ሰዎችን ሳይነሱን ያነሳል። አንዳንዶቹ ይሄ አስም ምናምን የሚያስቸግሩ ሰዎችንም እነሱንም በጣም እኔም ሚያቁ ልጆቹም አሉ። አሁን ለምሳሌ ብዙ ልጆች አሉ በጣም ነው የሚጎዱት። እንደዚህ አይነት ደግሞ እንደዚህ አይነት እንትኖቹ በታም አስፈላጊ ነው ብዬ አስባለሁ። ያው ሳይድ ኢፌክቱ ያለውን የትኛውን ይበልጣል የሚለውን ማወቅ እና መረዳት ያስፈልጋል ብዬ አስባለሁ። እኔ የምትወደው ሽቶ ምንድነው? ምን ለሚል ጥያቄ በጣም የምወደው ሽቶ በጣም ሽታ በጣም ጸዴ ሽታ የምለው አትራክቲቭ ሰውን በጣም አትራክቲቭ የሚያደርገው በጣም ጸዴ እና በጣም አሪፍ ነው። ብዬ የሚያስበው ሼቶ በጣም ብዙ ጊዜ የምጠቀመው አራት እመት እንደዛ ሶስት አመት ሆኗል። እሱን ማጠቀም ከጀመርኩት ሌላኛ ምንም አልጠቀምም ዶዶራንት ነው ዶዶራንት በጣም ጸዴ ነው። ያው ለብዙ ሰዎች በዛም በዚህም መንገድ ማስታውቂያ ልስራ እና በጣም በጣም መጠቀም አለበት ሰው ብዙ መጠቀም ሽታ በጣም ጸዴ ነው ብዬ የሚያስበው ዶድራንት ነው። ዶድራንት አሪፍ ነው። የሀው እኔም ብዙ ጊዜ እጠቀማለሁኝ በጣም በጣም የምወደውን እሱ ነው ብዬ አስባለሁ ያው ብዙ የምጠቀመው እሱ ነው። ቴንኪው

ዎው አሪፍ ጥያቄ ነው ጥያቄውን በመጀመሪያ አነባለሁ ከዛ በኋላ ጥያቄን ለመመለስ እሞክራለሁ በመጀመሪያ ጥያቄ ምንድነው የምለው ማታ በመንጻት ትመገባለህ ይላል ጥያቄው ያው እኔ ብዙ ጊዜ የምመገበው ያው ስራ ከስራ እንደው እንትን እንደሆንኩ እንጂ ችግር የለም የትኛውም ሰዓት ብባልም ችግር የለም ግን አብዛኛው ጊዜ ነው የምጠቀመው ሶስት ሰዓት እስከ አራት ሰዓት ላይ ነው በዛ መካከል ላይ ነው በዛ ብዙ ጊዜ የምጠቀመው በጣም አሪፍ ነው ብዙ ጊዜ ደግሞ እንደዛ በእንደዛ ሰዓት ላይ መብላት ያው ቶሎ መብረጥ አንተኛም ትንሽ ወደ አምስት ሰዓት አካባቢ እቆያለሁ ያው ትንሽ ቶሎ መተኛትም ጥሩ አይደለም ደግሞ አሁን ለምሳሌ ምግብ በልተን በፍጥነት ከተኛንም ጥሩ አይደለም ግን እንትኑም ያው በዛም ልክ ከቆየንም ደግሞ ከበለን በኋላ ማን ለምሳሌ በዚ ሰዓት አካባቢ ይበልጣል ብንቆይ እንደዛ አይነት በዘንድ አሁን ለምሳሌ በዚህ ሰዓት ምናልባት ቪዲዮ ምናምን ሲንቢ ሰንስራ ትንሽ ስለሚያስቸግር እንደዛ አይነት ስለሚሰራ ሰው ደግሞ ጥሩ አይደለም እንደዛ ራምና ይይዛል ይቸገራል ስለዚህ ቢያንስ አራት ሰዓት እስከ ሶስት ሰዓት እስከ አራት ሰዓት መብላት አሪፍ ነው ብዬ አስባለሁ አሁን ለምሳሌ እና ደግሞ ቶሎ መተኛትም ጥሩ አይደለም የሚባል አለ ለምሳሌ ሰው ተኝ በልቶ በፍጥነት ከተኛ ያው ጨጓራ እንትን ለመፍጨት ቢያስ ይቸገራል ይባላል ስለዚህ እንደዚህ አይነት ነገሮችም ስለማስብ ሶስት ሰዓት እስከ አራት ሰዓት ነው የምበለው ያው ብዙ ጊዜ እንደዚህ አይነት ሰዓት አካባቢ ላይ ነው የምበለው ያው የምመገበውም በዛ ሰዓት ነው ያው በጣም አሪፍ ነው ያው ብዙ ለብዙ ሰውም ደግሞ እንደዚህ አይነት ሰዓት ዘንዳ በዚያ መካከል ሰብ እንዲበላ መቅረብ ነው ምናልባት ቪዲዮ ምናምን የማይሰራ ከሆነ ሌላ ማታ በጊዜ የሚተኛ ከሆነ ሁለት ሰዓት ላይም ቢበላ ምንም ችግር የለም። ጸዴ ነው። እመሰግናለሁ። ታንክ ዩ

ድንገት ጥያቄን በመጀመሪያ አነባለሁ ከዛ በኋላ ጥያቄየን ለመመለስ እሞክራለሁ የምትወደው መጠጥ ምንድነው? ይላል ጥያቄው የአብዛኛ ጊዜ ነው የምጠቀመው መጣት አብዛኛ ጊዜ እኔ ብዙ ጊዜ የሚጠቀመው መጠጥ። ጁስ ጁስ በጣም እጠቀማለሁ በጣም ነው የሚጠቀመው ያው አስፈላጊም ነው ብዬ አስባለሁ ለብዙ ሰው ጁስ ጁስ ላይ በጣም ምወደውና በጣም የምጠጣው ብዙ ጊዜ የምጠጣው የማንጎ ጁስ ነው የማንጎ ጁስ። ያው ብዙ ጊዜ እጠቀማለሁ በብዙ መንገድም ደግሞ ብዙ ሰው ብዙ እንትን ሚደረገው ያው በጣም የምወደው ምግብ መጠጥ እሱ ነው። በጣም ጸዴ ነው ያው ጣፋጭነትም አለ ደግሞ በዛም ልክ ደግሞ እንትን ወደ ኢነርጂም በጣም ጠቃሚ ነው ብዬ አስባለሁ። ያው አሪፍ ነው ያው በጣም ምወደው ምግብ መጠጥ እሱ ነው። ያው ኖርማል ላይ ውሃ እጠጣለሁ ግን ካዛ ምወደው ምግብ መጠጥ እሱ ነው ብዬ አስባለሁ

በጣም አሪፍ ጥያቄ ነው ጥያቄ በመጀመሪያ አነባለሁ ከዛ ለመመለስ እሞክራለሁ። ያ በመጀመሪያ ጥያቄን አነባለሁ ትንኞች በአካባቢው አሉ። ላል ጥያቄው አዎ። ግዴታ ነው። ያው ኢትዮጵያ ላይም ስላለን የግድ ብዙ ጊዜ ብዙ ቦታዎች ቆሻሻ ምናምን ስለሚበዙ ትንኞች። በአካባቢው ብዙ ናቸው። ብዙ ብዙ ብዙ እኛ እንትን። ከምናስበው ለምሳሌ አለ ብለን ከምናስበው በላይ ነው። ብዙ ትንኞች አሉ አካባቢ ላይ። በጣም የተባከለ ነው። በጣም አካባቢው በጣም እንትን የሆና ስለሆነ። ትንኞች ብዙ ትንኞች አሉ። ያው ደግሞ እንትኑን እሱን ደግሞ እንትን ለማድረግ ብዙ ጊዜ የምንጠቀመው እንትኖች አሉ። ያው ብዙም እንትን አይደለም ግን አሉ። የለም አሉ የሚባለውን ጥያቄ ነው። እዚህ ጋር የጠየቃችሁት? አካባቢው ላይ አሉ ቴንክዩ አመሰግናለሁ።

በጣም አሪፍ ጥያቄ ነው። ጥያቄውን በመጀመሪያ አነባለሁ ከዛ በኋላ ጥያቄውን ለመመለስ እሞክራለሁ። በመጀመሪያ ጥያቄው ምንድነው የሚለው ማታ ከስራ በኋላ ምን ታደርጋለህ? ይላል ጥያቄው። ያው እኔ ከስራ ከወጣሁ በኋላ ብዙ ጊዜ እንትን ነው የማረገው። ያው ማታ ማታ የሆነ የማነበው መጽሐፎች አሉ። እጸልያለሁ፣ መጽሐፍ አነባለሁ ያው የራሴ ምናምን እንትንም አለ መጽሐፎች አሉ የማነበው መጽሐፎች ለምሳሌ እንትን መጽሐፍ ቅዱስን አነባለሁ። ከዛ በኋላ ደግሞ የራሳ የራሴ የሆነ መጽሐፍ አለ። የእውቀት አካዳሚካሊ ለማወቅ የምፈልገው ነገሮች ስላሉ እነሱን ያንን መጽሐፍንም አነባለው። ያው ብዙ ጊዜ እንደዛ አይነት እንትን ነው የማደርገው ያ ደግሞ ጥሩ ነው ብዬ አስባለሁ ለብዙ ሰዎች። እና ደግሞ ከዛ በኋላ እራት እባላለሁ፤ ልጆቼን አጫውታለሁ፤ ቲቪ ዜና ምናምን እከታተላለሁ። ያው ማታ የምሰራው ስራ እሱ ነው። ከዛ በኋላ ከጓደኞቼ ጋር ትንሽ እንትን እናደርጋለን ቡና ምናምን እንጠጣለን። እንጫወታለን ጨዋታ ምናምን ካለ እንሄዳለን እናያለን በቃ እንደዛ ነው የምናደርገው ማታ አብዛኛው ጊዜ ማታ ማታ እንደዛ ነው በቃ እንደ የኔ ስራ ማታ የማታ ስራ በቃ ቨርባሊም ይሄ ነው ብዬ የምወስነው ስራ አይደለም በቃ። ብዙ ስራ ነው የምሰራው እንደዛው ካዛ በኋላ ነው ቪዲዮ ምናምን ሪከርድ አደርጋለሁ። ኦንላይን ላይም ብዙ ስራ ስለምሰራ ያው ፒሲ ምናምን እንትን አድርጌ ያው ኦንላይን ላይም ብዙ ፓስፖርቶች ምናምን ተራ ምናምን ስለማስይዝ ብዙ ጊዜ እሱንም ስለምጠቀም እና ደግሞ ሌላ ዲጅታል ፋይዳ መታወቂያንም እንትን እንትን አደርጋለሁ ለዛ ለዛ ለዛ ነገር እጠቀማለሁ። ለዛ ነው በቃ እሱ ነው ስራ ቴንክ ዩ አመሰግናለሁ።

በጣም አሪፍ ጥያቄ ነው ጥያቄ? በመጀመሪያ ጥያቄውን አነባለሁ ከዛ በኋላ ጥያቄውን ለመመለስ እሞክራለሁ ምን አይነት ጥቅማ ጥቅሞች አሉ ይላል ጥያቄው? ያው ጥያቄውም በጥያቄውም በጥያቄውም መሰረት ለመመለስ እሞክራለሁ ያው የኔ ጥቅማ ጥቅም ነው ብዬ የማያስበው አብዛኛው ጊዜ ያው አበል ነው። የኔም ጥቅማ ጥቅም ከደሞዙ ራሱ በጣም በልጦ ብዙ ጊዜ። ስልጠና ምናምን ሳይኖር እንትን የአሪፍ አሪፍ እንትን አዳዲስ ነገሮችን እንትን ስናረግ ስብሰባ ሲኖር እንደዛ አይነት ነገር ሲኖር። ያው ጥቅማ ጥቅም እኔ በጣም አለኝ ብዬ አለ ብዬ የማስበው ጥቅማ ጥቅም። ያው አበል ነው። አበል በጣም አስፈላጊ ደሞ አበል እንደመወሰን ነው ሳለ። ብዙ ሰዎች ቢቀዳ እኮ ኖርማሊ ኖርማል ደሞዝ የሚበሉ ሰዎች ናቸው። ጥቅማ ጥቅሙን መኖር ያስፈልጋለሁ ብዬ አስባለሁ አመሰግናለሁ። ቴንኪውን ቀጣይ እልቃለሁ

በጣም አሪፍ ጥያቄ ነው ያው ጥያቄውን በመጀመሪያ ጥያቄውን አነባለሁ ከዛ በኋላ ጥያቄውን ለመመልስ እሞክራለሁ። ወተት ትጠጣል ይላል? ጥያቄው አዎ በጣም ነው የምጠጣው። ወተት በጣም አስፈላጊ ነው አስፈላጊ ሚጊብ ነው። ብዬ የሚያስበው ምግብ ራሱ ከምግብ ሁሉ የምበልጠው ምግብ። ወተት ነው ብዙ ሰዎች ያው የወተት እንትኑን ነገሩን ያውቃል። አሁን ለምሳሌ ወተት ኖርማሊ እንትን ለሰዎች በጣም ለጥንካሬ በጣም አስፈላጊ ነው። ብለን የምናስበው ምግብ ከምግቦች አንዱ ወተት ነው። ወተት መጠጣት አሁን ለምሳሌ ህፃናቶች ወተት ቢጠጡ በጣም ጠንካራ ነው የሚሆኑት። እንትን ለምሳሌ ወተት ወተት ጠጥቶ ያደገው ልጅና ዝም ብሎ ያደገው ልጅ። ብዙ ጊዜ እንትን የሚሆነው በአሁን አሁን ለምሳሌ ሁለቱም አንድ ላይ የጠጣውና ያልጠጣው አንድ ላይ ቢያድጉ በጣም ያኛው በተጎዳ ነው። በጣም ቢዙ በቢዙ ነገር ማለት ነው ስለዚህ ወተት በጣም አስፈላጊ ነው ብዬ አስባለሁ። ለብዙ ሰዎች ለአብዛኛው ለህፃናቶች ማን ለህፃናቶች ብንችል ብንችል ወተት። በጣም አስፈላጊ ነው ብዬ አስባለሁ ብዙ ሰዎች አያውቅም እንጂ። አሁን ለምሳሌ ብዙ ጣፋጭ ከማበሉ ወተት ቢጠጡ አሪፍ ነው ብዬ እመክራለሁ። እኔም እንደዛው ነኝ። በጣም ወተት በጣም ነው የሚወደው ወተት የትኛውም ወተት ጠጣአለው ወተት በኋላ በጣም ፀዴ ምግብ ነው። መጠጥ አሪፍ መጠጥ ነውአሁን ለምሳሌ እርጎ ራሱ አንዱ ከወተት እምናገኘው ነገር ነው። ስለዚህ ወተት አይብ አለ ብዙ ነገሮች አሉ ስለዚህ አንድ ላይ አድርገን ኖርማሊ የመጀመሪያውን ወተት ትኩሷንም ብንጠጣ። ከሁሉም ይሻላል ብዬ አስባለሁ ወተት ትጠጣለህ? ለሚል ጥያቄ ዋው እጠጣለሁ በጣም ብዙ ጊዜ ነው የምጠጣው። ያው እንደ ውሃ ነው በቃ ለኔ በጣም አሪፍ ነው። ብዬ ስል በጣም ብዙ ጊዜ ስለለመድኩ በጣም አሪፍ ነው ቴንኪው እመሰግናለሁ። ቀጣይ እጠብቃለሁ።